ስሜ ነው ስሜ ነው ስሜ ነው ማለት መገለጫዬ ነው ማለት ነው። ሰዎች እያንዳንዱ ሰዎች ማለትም መገለጫቸው የራሳቸው ስም ነው። ሰዎችን ስንጠራ ወይንም የተለያየ ማለት ስንፈልግና እነዛን ሰዎችን ለመጥራት ስንፈልግ በስማቸው ነው የምንጠራቸው ማለትም ስሜ ነው ማለት መገለጫዬ ነው ማለት ነው ስሜ ሰው ልጅ መገለጫ ነው ብዬ ነው የማስበው። ማለትም ሰዎችን በስማቸው ነው ልንጠራቸው ወይንም ልናናግራቸው የምንችለው እናም እያንዳንዱ ሰው የራሱ የሆነ ስም አለው። እና በስሙ ማለት ስሙ ለዛ ሰው መገለጫው ነው ማንነቱ ነው ማለት ነው። የተለያዩ ስራዎችን ወይም ስንመዘገብ የተለያዩ እኛነታችን የሚገልጽ ነገር ላይ ሁሌም ስማችንን እንጠቅሳለን ማለት ነው። እና የእያንዳንዱ ሰው። የራሱ የሆነ መገለጫ ስም አለው ማለት ነው። እና ሰዎችን የምንለያቸው በስማቸው ነው በስማቸው ማንነት ማለት ማን እንደሆነ ማን እንደሆኑ ማወቅ ይቻላል።

አውሮፕላን አውሮፕላን ማለት ሰዎች ከቦታ ቦታ ለመንቀሳቀስ የሚጠቀሙበት የመንቀሳቀሻ ማለትም ቦታ ከቦታ ቦታ ሰዎች ለመዘዋወር አይሮፕላንን ይጠቀማሉ አይሮፕላን ማለት ማለትም አይሮፕላን ካሉት የትራንስፖርት አይነቶች ውስጥ በጣም ወድ አይሮፕላን ነው፤ ማለትም አይሮፕላን በጣም ውድ ነው ማለት ነው ከቦታ ቦታ ለመንቀሳቀስ በጣም ከባድ ነው ገንዘቡ ማለት ነው አብዛኛውን ጊዜም አውሮፕላን የሚሄደው የተለያዩ ሩቅ ቦታዎችና በጣም በመኪና በጣም አድካሚና ሩቅ ቦታ የሆኑ ቦታዎችን በቀላሉ በአይሮፕላን ቶሎ መድረስ እንችላለን ማለት ነው። ግን አይሮፕላን እንደምታወቀው በጣም ውድና ማለት አቅም ለሌላቸው ሰዎች የማይሆን ነው፤ ገንዘቡ በጣም ከፍተኛ ገንዘብ ነው የሚያስከፍለን በአይሮፕላን ለመሄድ ማለት ነው። ግን በዛው ልክ ደግሞ በጣም ምቹ ነው በጣም ለመሄድ በጣም ሞቹና በጣም ማለት ሳንል ብዙ ሳንደክም በቀላሉ የምንደርስበት ቦታ ነው፤ ማለትም አይሮፕላን በጣም ለመሄድ ምቹ ከመሆኑ ተጨማሪ ግን ያው ገንዘቡ ከፍተኛ ስለሆኑ ሰዎች አብዛኛውን ጊዜ በአይሮፕላን አይሄዱም ማለት ነው። አብዛኛው ግዜ ሰዎች በአይሮፕላን የሚሄዱት በጣም ሀብታሞች እና ከፍተኛ ገንዘብ ያላቸው ሰዎች ናቸው በአይሮፕላን የሚሄዱት። ምክንያቱም ያው ለገንዘብ በቂ ገንዘብ ስላላቸው እና በአይሮፕላን ላይ መሄድ ስለ ማይቸገሩ እና አይሮፕላን በጣም ምቹ ስለሆነ። በአይሮፕላን ሰዎች ይሄዳሉ፤ እናም አብዛኛውን ጊዜ ደግሞ አይሮፕላን የሚሄደው በጣም ሩቅ ቦታዎችን በአይሮፕላን ነው የሚሄደው ማለት ነው፤ ማለትም በመኪና ለመሄድ በጣም አስቸጋሪ የሆኑ ቦታዎችን በቀላሉ አይሮፕላን መሄድና መጓዝ ስለሚችል ሩቅ ቦታዎችን አብዛኛውን ጊዜ አይሮፕላን ሰዎች ይጠቀማሉ።

አመት አመት ማለት አመት ምንለው አስራ ሁለት ወራትን አንድ አመት እንላለን ማለት ነው። አመት አመታት ወቀናት ተጠራቅሞ ሳምንታት ይሆናሉ ሳምንታት ተጠራቅመው ደግሞ ወራት ይሆናሉ ማለት ነው። እና ወራት ተጠራቅመው ደግሞ አመታት ይሆናሉ። ስለዚህ ያው አመት የምንለው አስራ ሁለት ሙሉ ወሩን አንድ አመት ብለን እንጠራለን ማለት ነው። ሁሌም አመት ከአመት ሲያልፍ ማለትም አሁን ለምሳሌ የእኛ የመጀመሪያ የአመቱ መግቢያ መስከረም ነው መስከረም ማለት እንቁጣጣሽ ማለት ነው። እና እንቁጣጣሽን ደስ በሚል ሁኔታ እናሳልፋለን። አዲሱን አመት። በዓል ማለት በዓሉን ተቀብለን አንድ ላይ ነው የምናከብረው ማለት ነው። ቤተሰቦቼ ጋር ተሰብስቤ በዓሉን ማክበር ያስደስተኛል። አዲሱን አመት መቀበል ማለት ነው። ይህንን የምናደርገው አንደኛ በአዲሱ አመት የተለያዩ ነገሮች የአዲስ ጅማሬ ነውና። ያንንነገር ለመቀበልና ለማክበር ቤተሰቦቸ ጋር ተሰብስቤ ይሄን በዓል አከብራለሁ።

ሙቀት ሙቀት ሙቀት ማለት ከፍተኛ ማለትም ሙቀት ማለት ከፍተኛ ፀሀይ ያለውና ማለት ከፍተኛ ፀሀይ ያለው እና በጣም ሞቃታማ የሆነ ማለት ነው። ሙቀት የምንለው ማለት በጣም ከፍተኛ ፀሀይ በሚሆንበት ጊዜ እና ቀትር በሚሆንበት ጊዜ ሙቀት አለ እንላለን እና ሙቀት በጣም ከባድ ነገር ነው። ማለትም አሁን ቀትር አካባቢ የተለያዩ ቦታዎችን ለመሄድ ይከብደናል ማለት ነው። ምክንያቱም ሙቀቱ ከፍተኛ ስለሚሆንና ፀሀይ ስለሚኖር ከቦታ ቦታ ለመንቀሳቀስ በጣም ከባድ ይሆናል ማለት ነው። በዛ ምክንያት ሰዎች ወደፈለጉበት ቦታ ለመንቀሳቀስ ትንሽ ይከብዳቸዋል። ማለትም ጥላ ይዘን ካልተንቀሳቀስን ከቦታ ወደ ቦታ በጣም ከባድ ነው የሚሆነው። ሙቀቱ ሊመታን እና ራሳችንን ሊያሳምመን ስለሚችል ማለት ነው። እና አብዛኛውን ጊዜ ሰዎች ሙቀቱን ለመከላከል የተለያየ መንገድ ይጠቀማሉ። ማለትም አሁን ከሰአት ከአምስት ሰዓት በኋላ ከፍተኛ ሙቀት ይኖራል ማለት ነው። ከፍተኛ ፀሀይ ስለሚኖር አብዛኛውን ጊዜ ሰዎች ከቦታ ቦታ ለመንቀሳቀስ የሚጠቀሙት ጥላ ይዘው ከቦታ ቦታ ይንቀሳቀሳሉ ማለት ነው። እናም እንደዚህ በማድረግ ሙቀቱንና ፀሀዩን መከላከል እንችላለን። እናም አብዛኛውን ጊዜ ሞቃታማ ቦታዎች በምንኖርበት ጊዜ የአለባበሳችንን ስታይል መቀየር አለብን፤ ማለትም መልበስ ያለብን ቀለል ያሉና ቀለል ያሉና ለሙቀት የማይዳርጉ ስስ ልብሶችን መልበስ አለብን ማለት ነው። አንዳንድ አካባቢዎች በጣም ከፍተኛ ሙቀት አላቸው። ከሌሎች አካባቢዎች ይልቅ ለምሳሌ ወደ በረሃ አካባቢ ከፍተኛ ሙቀት አለ። እናም ያንን ሙቀት ለመከላከል ሰዎች የተለያየ አይነት ነገሮችን ይጠቀማሉ ብዬ አስባለሁ። እናም አብዛኛውን ጊዜ ሙቀት በሚሆንበት ጊዜም ማለት በጣም ስስ ልብሶችን በመልበስ ነው ሙቀቱ የሚከላከሉት። ከዚህም በተጨማሪ ደግሞ ሙቀት አብዛኛውን ጊዜ ከፍተኛ ሙቀት የሚኖረው እንዳልኳችሁ በረሃ ነው እና በረሃ ደግሞ አንደኛ ከፍተኛ ሙቀት ከመኖሩም በተጨማሪ አብዛኛውን ጊዜ ከሌሎች ሌሎች አካባቢዎች ካሉበት ሙቀት ይልቅ የነሱ ከፍተኛ ይሆንና በመሆኑ የተነሳ አብዛኛው ጊዜ ስስ ልብሶችን መልበስ አለብን።

ብርቱካን ብርቱካን ብርቱካን ማለት ከፍራፍሬዎች ውስጥ አንዱ ተወዳጅ ምግብ ነው ማለትም ብሩትካን በጣም የምወደው ምግብ የምወደው የፍራፍሬ አይነት ነው ማለት ነው። አብዛኛውን ጊዜ ብርቱካን መብላት ያስደስተኛል። እና ብርቱካን በጣም ጠቃሚ ነው ለጤናም ተስማሚ ነው ብዬ ነው የማስበው። እናም አብዛኛውን ጊዜ ብርቱካን በአካባቢዬ ይኖራል ማለት ነው። ብርቱካን አንደኛ ገበያ ላይ በቀላሉ ሂደን ገዝተን መመገብ የምንችለው ፍራፍሬ ነው። እንዲሁም ለጤና ተስማሚ እና። በጣም ጣፋጭ በመሆኑ የተነሳ ሰዎች ብርቱካንን በጣም የሚወዱት እና አብዛኛውን ጊዜ የሚጠቀሙት የፍራፍሬ አይነት ነው። እና ብርቱካን አንደኛው ማለትም አብዛኛውን ጊዜ ከገበያ ላይ የማይጠፋና። ብዙ ገንዘብ የማያስወጣ በቀላሉ ገስተን መመገብ የምንችለው ፍራፍሬ ነው። እናም አብዛኛውን ጊዜም ለጤና ተስማሚ ነው። ማለትም ቡርቱካን በውስጡ በቂ ውሃና ፈሳሽነት ስላለው በቀላሉ ቡርቱካን በመብላት። ለሆዳችንና ለተለያየ ለድርቀት በሽታ በጣም ጠቃሚ ነው ብርቱካን። እናም ቡርቱካን አብዛኛውን ጊዜ እመገባለሁ ማለት ነው። እንዲሁም አብዛኛውን ጊዜ ደግሞ ቡርቱካን ለማደግ ከሁለት አመት እስከ ሶስት አመት ይፈጃል ማለት ነው። ዛፉ ለማደግ እንዲሁም በአመት ሁለት ጊዜ ሊያፈራ ይችላል ማለት ነው። እናም አብዛኛውን ጊዜ በአካባቢያችን ቡርቱካንን ፈሉን ገዝተን በመትከል ብርቱካንን ማፍላት እና። ለራሳችን መጠቀም እንችላለን ከዚህም በተጨማሪ ደግሞ ልክ እንደ ገበያ ምንጭ ሊያገለግለን ይችላል ማለት ነው። ቡርቱካኑን የበሰለውን ቡርቱካን ገበያ ላይ እያወጣን በመሸጥ ለተለያዩ የገቢ ምንጭነት መጠቀም እንችላለን ማለት ነው። እናም ቡርቱካን አብዛኛውን ጊዜ ሰዎች እየታገለው ማለት ሲበስል እንደመብላት እና ከዚህም በተጨማሪ ገበያ ላይ በማቅረብ በመሸጥ። በመሸጥ ይሄ እንደ ገቢ ምንጭነት ይጠቀሙበታል። አብዛኛውን ጊዜ ደግሞ ፋብሪካዎች ራሱ ቡርትካን በጣም ይፈልጉታል ማለት ነው። ቡርቱካን አንደኛ የጁዝ ጭማቂ ለመስራት ይጠቅማል። እናም በዛ ምክንያት አብዛኛውን ጊዜ። የተለያዩ ፋብሪካዎች ይህንን ቡርቱካን በመውሰድ ማለት ቡርቱካኑን በመጭመቅ። ወደ ጁስነት ይቀይሩትና ይሄ ለተጠቃሚ ወይንም ለደንበኞች ያስረክባሉ ማለት ነው። በዚህም የተነሳ ቡርቱካን ብዙ ጥቅሞች አሉት። አንደኛ ልጠን በቀላሉ መብላት እንችላለን። ሁለተኛ ደግሞ ከዚህም በተጨማሪ በፋብሪካ ደግሞ ተጨምቆ ወደ ጁስነት። ይለወጥና ለመጠጥ አገልግሎት ይውላል አብዛኛውን ጊዜ ጨጓራችንን በሚያመን ጊዜ ደግሞ ቡርቱካን ያንን የቡርቱካን ጆሱን ገዝተን እንጠጣለን ማለት ነው። እናም ይሄን በማድረግ ቡርቱካን ብዙ ብዙ ጠቀሜታዎች አሉት።

ሂሳብ ሂሳብ ሂሳብ ማለት አብዛኛውን ጊዜ ሂሳብ ብለን የምንጠራው ትምህርት በጣም ካልኩሌሽን ያለውና ጭንቅላት የሚጠይቅ ትምህርት ነው። እናም ሂሳብ ትምህርት በጣም ማለት ሂሳብ የምንለው አብዛኛውን ጊዜ ቁጥር ነክ ነገሮችን ሂሳብ በማለት እንገልጻለን። እና እኔ ሂሳብ በጣም የምወደው ነገር ነው። አሁን ለምሳሌ እኔ ዬሂሳብ ትምህርትን በጣም እወዳለሁ። ማለትም ይሄ የሂሳብ ትምህርቶች ቁጥር በመሆናቸው እና አንድ ዜ ከገቡን ለመስራት የማያስቸግሩ በመሆኑ የተነሳ የሄሳብ ትምህርትም በጣም እወደዋለሁ። እንዲሁም የሂሳብ ትምህርትን የምወድበት አንደኛው ምክንያቴ ደግሞ አባቴ የሂሳብ መምህር በመሆኑ የተነሳ ከልጅነቴ ጀምሮ የሄሳብ ትምህርቶችን በደንብ ያስጠናኝ ነበር። በዚህም ምክንያት የሂሳብ ትምህርት በጣም እንዳውቅና ችሎታ እንዲኖረኝ ረድቶኛል። ይሄም ማለትም ከሌሎች ትምህርቶች ይልቅ ወደ እሱ እንዳዘነብል እና ከሌሎች ትምህርቶች ይልቅ ውጤቴ ከፍተኛ እንዲሆን የሂሳብ ትምርት አግዞኛል ማለት ነው። ከዚህም በተጨማሪ የተለያዩ የሂሳብ ስራዎችን ቤት ውስጥ እሰራለሁ። ማለትም እናቴን ነጋዴ ነች እና የተለያዩ የሂሳብ ስራዎችን ማለትም እሰራላታለሁ። ግዢዥ ሽያጭና የተለያዩ የተለያዩ ወጪዎች ገቢዎች በሚኖሩበት ጊዜ ያንን በመመዝገብ የሂሳብ እውቀቴን አዳብራለሁ ማለት ነው። በዚህም ምክንያት የሂሳብ እውቀቴ በጣም እንዲጨምርና እንዲዳብር ሆኗል ማለት ነው። ከዚህም በተጨማሪ መምህሬ ደግሞ የተለያዩ ድጋፎችን ያረግልኝ ነበር። የይሳብ መምህሬ በጣም ጎበዝ ነበር እናም በዛም የተነሳ የተለየ አይነት ድጋፍ ያረግልኝ ነበር። ያልገቡኝን ጥያቄዎች አስረዳኝ ነበር ማለት ነው። ከዚህም በተጨማሪ የተለያዩ አይነት እኔ ሚከብዱኝን ጥያቄዎች እየሄድኩ በግል ለራሱ ጠይቀው ነበር። ከዚህም በተጨማሪ የተለያዩ አይነት የሂሳብ አጋዥ መጽሐፎችን አነብ ነበር። በጣም የሂሳብ ፍቅር ስለነበረኝ ማለት ነው። እናም በዛ የተነሳ እኔ ከሌሎች ትምህርቶች ይልቅ በሂሳብ ትምህርት በጣም እውቀት ነበረኝና በዛም የተነሳ አልፌ አስራ ሁለተኛ ክፍል ካለፍኩ በኋላ ራሱ በሂሳብ በጣም በመውደዴ ምክንያት አካውንቲንግ ዲፓርትመንት በመግባት በዛ ትምህርት እየተማርኩ ነው ያለሁት እናም ያንን በመማሬ ደግሞ አሁን የሂሳብ በቂ እውቀት ስላለኝ ውጤታማ እየሆንኩ ነው። እናም አብዛኛው ሰዎች የሂሳብ ሂሳብን ቢወዱትና ለመማር ቀላል ስለሆነ አንዴ ያንን ነገር ካወቅነዉና ከገባን ለመስራትም ሆነ ካልኩሌት ለማረግ የማያስቸግር ነገር ነው። ማለትም ትኩረት ሰጠን ከያዝነዉና ካነበብነው ቶሎ ሚገባ ትምርት አይነት ነው። በዛም የተነሳ እኔ በጣም እወደዋለሁ።

ድረ ገጽ ድረ ገጽ ማለት የተለያዩ መረጃዎችን የምናገኝበት ቦታ ድረ ገጽ ተብሎ ይጠራል። ማለትም አሁን የተለያዩ አይነት መረጃዎችን የተለያዩ አይነት ማለት አካባቢያችን ላይ እየተደረጉ ያሉትን ሁኔታዎች ሁሉ ደረገዝ ላይ ነው የምናየው ማለት ነው። ማለትም አሁን በአካባቢያችንም ሆነ በምኖርባት ሀገር እየተፈጠሩ ያሉ እያንዳንዱ ሁኔታዎች ማለት ድረ ገጽ ላይ ይለቀቃሉ ማለት ነው። መረጃ በቀላሉ እንድናገኝና ስለዛ ነገር እንድናውቅ የሚያደርግም የሚያምና የሚደረግበት መንገድ ነው ማለት ነው። እና አብዛኛው መረጃዎች ድረ ገጽ ላይ ይለቀቃሉ ማለት ነው። ድረ ገጽ በመግባት የተለያዩ አይነት መረጃዎችን ማግኘት እንችላለን። እናም አብዛኛውን ጊዜ ሰዎች መረጃ የሚያገኙትም ድረ ላይ ነው ማለት ነው። ድረ ገጽ ላይ አብዛኛውን ጊዜ የተለያዩ አይነት መረጃዎች ሊለቀቁ ይችላሉ። እናም የነዛን መረጃዎች በመየት ለኛ የሚጠቅመንን መረጃ በመውሰድ ጥቅም ላይ እናውለዋለን ማለት ነው። እናም ድህረ ገጽ አብዛኛውን ጊዜ ሰዎች መረጃ ለማግኘት ነው ድህረ ገጽ ላይ በመግባት የተለያዩ አይነት መረጃዎችን ያገኛሉ ማለት ነው። እና ያንን መረጃ ይጠቀሙበታል ማለት ነው። እና ድህረ ገጻቸው ላይ የተለቀቀውን መረጃ በማየት ለእነሱ የሚጠቅም ነገር በመውሰድ ያንን መረጃ በመጠቀም የለ የተለያዩ አገልግሎት ይጠቀሙባቸዋል።

ሽያጭ ሽያጭ ማለት የሆነን ነገር በምንሸጥበት ጊዜ ሽያጭ ይባላል የተለያየ አይነት የሽያጭ አይነቶች አሉ። ማለትም አሁን አብዛኛውን ጊዜ እኛ የምንገዛው ከነጋዴ ነው። የተለያዩ አይነት ነገሮችን ነጋዴዎች ለእኛ ሲሸጡልኝ ሽያጭ ይላሉ ያንን ሽያጭ ብለው ይጠሩታል ማለት ነው። እናም ያው ነጋዴዎች እንደሚታወቀው ሽያጭ በሚሸጡበት ጊዜ ትርፍ አትርፈው ነው የሚሸጡት ማለት ነው። እናም አሁን ለሁሌም ነጋዴዎች ደግሞ የሚገዙት እያንዳንዱን ሽያጭ የሚሸጡትን ነገር የሚገዙት መጀመሪያ ከገበሬ ነው ከገበሬ በቅናሽ ዋጋ ይገዙና ለነጋዴ ይሸጡታል። ለ ለ ይሸጡታል ማለት ነው። እናም ይሄንም በሚያደርጉበት ጊዜ ትርፍ ያገኛሉ ማለት ነው። በርካሽ ዋጋ ከገ ገበሬው በመግዛት በውድ ዋጋ ደግሞ ለደንበኛው ወይንም ለተጠቃሚው ይሸጣሉ ማለት ነው። እናም ይሄንን ሽያጭ ብለን እንጠራዋለን ማለት ነው። እናም እነሱን የሚሸጡት እያንዳንዱን ነገር ሂሳብ ሰርተው ነው ማለትም ትርፍ ለማትረፍ ነው። እና አብዛኛውን ጊዜም ፍያጭ ብለን የምንጠራው የተለያየ አይነት የምንገበያይበት ጊዜ ሽያጭ እንላለን የሆነ ነገር ሲሽጥ ሽያጭ ብለን ነው። የምንወስደው

መጥፎ መጥፎ የሚለው ቃል የሆነ ነገር መበላሸቱን ወይንም ጥሩ ሽታ አለመኖሩን የምንገልጽበት መንገድ ነው መጥፎ የሚለውን ቃል ለዚህ ነገር እንጠቀማለን ማለት ነው። የተለያየ አይነት መጥፎ ነገሮች ለምሳሌ የሚያስጠላ ሽታዎች ሲሸተን መጥፎ ነው እንላለን መጥፎ ሽታ ነው እንላለን ወይንም ምግብህ በምንበላበት ጊዜ የማይጣፍጥና የተበላሸ ከሆነ እሱንም መጥፎ ነው እንላለን ማለት ነው። ወንም አሁን ለምሳሌ መጥፎ የሚለውን ቃል ምንጠቀመው ደግሞ ለሰዎችም ሰዎች መጥፎ ናቸው ማለት እነዛ ሰዎች ጥሩ አደሉም ወይንም እነዛ ሰዎች ምቀኛ ናቸው ክፉ ናቸው ለሰዎች ደግ አያስቡም እንዲሁም ሰዎች ጋር መኖር አይችሉም እንደማለት ነው። እና መጥፎ የሚለውን ቃል ለተለያዩ ነገሮች እንዳልኳችሁ ልንጠቀምበት እንችላለን ለምሳሌ መጥፎ መጥፎ ሽታ እንላለን አብዛኛው ጊዜ መጥፎ ሽታ በተለያየ መንገድ ሊሸተን ይችላል። ለምሳሌ አሁን ቆሻሻ በመንገድ ስናልፍ የተለያየ ወንዞች አካባቢ ቆሻሻዎች ይደፋሉ እናም እነሱ ሽታዎች ሲሸቱን መጥፎ ሽታ ሸተተ እንላለን ማለት ነው። ከዚህም በተጨማሪ ደግሞ በምናልፍበት ጊዜ አነ አንዳንድ አብዛኛዎቹ ወንዶች በየምንገዱ ይሸናሉ ማለት ነው። አሁን ያ የሽንት ሽታ ሲሽተን መጥፎ ሽታ ሸተተን እንላለን ማለት ነው። እና በተለያዩ ሚክኒያቶች መጥፎ ሽታ ልሸተን ይችላል። ለምሳሌ ሽፍን ጫማ አብዛኛውን ጊዜ የምንለብስ ከሆነ ማለትም ሞቃታማ ከሆነና አብዛኛውን ጊዜ ሽፍን ጫማ የምንለብስ ከሆነ ያ ጫማ ይሸታል ማለት ነው እና ያ መጥፎ ሽታ ይባላል ማለት ነው። እና የተለያየ አይነት መጥፎ ሽታዎች ሊሸቱን ይችላሉ። እና መጥፎ ሽታዎች በጣም ለተለያየ በሽታ ሊያጋልጡን ይችላሉ ለምሳሌ ለአስም ሊያጋልጥን ይችላሉ ከዚህም በተጨማሪ ደግሞ ጉንፋን ሊሸተ ለጉንፋን ሊያጋጥ ሊያጋልጥን ይችላል ማለት ነው። በዚህም የተነሳ ሰዎች ከመጥፎ ሽታ መጠበቅ አለባቸውና መጥፎ ሽታ እንዳይኖር ራሳቸውን መጠበቅ አላቸው ከዚህም በተጨማሪ ራሳችንን ጽዳታችንን ማንጠብቅ ከሆነ መጥፎ ሽታ ሊፈጥር ይችላል ማለት ነው። ሰውነታችንን በየጊዜው የማንታጠብ ፀጉራችንን ጫማችንን ልብሳችንን የማናጥብ ከሆነ እነዚህ ነገሮች መጥፎ ሽታ ሊያመጡ ይችላሉ። ከዚህም በተጨማሪ መጥፎ ሽታ ከማምጣትም በላይ ሰዎች እኛ እንዳይቀርቡንና መጥፎ ሽታ በመኖራ በመኖሩ የተነሳ ከሰዎች ጋር ጥሩ የሆነ የተ ጥሩ ግንኙነት እንዳይኖረንና ሰዎች ከእኛ እንዲርቁ ያደርገናል ማለት ነው። በዚህም የተነሳ ሁሉም ሰው በ ጽዳቱን መጠበቅ አለበት እና መጥፎ ሽታ አለመሽተት አለብን ማለት ነው ለምሳሌ በተለያየ መንገድ ራሳችን በመንከባከብ መጥፎ ሽታ እንዳይኖር ማድረግ እንችላለን። ሁሌ ንጽህናችንን በመጠበቅ መጥፎ ሽታ እንዳይኖረን እንዲሁም የተለያዩ ሽቶዎችን ዶድራንቶችን በመጠ በመ በመቀባት መጥፎ ሽታ መከላከል ይቻላል። ከዚህም በተጨማሪ ያው መጥ መጥፎ ከመጥፎ ነገሮች መራቅ አለብን። ለምሳሌ መጥፎ የሚለው ደግሞ ሌላ ወይ የምንጠቀምበት ቃል ማለትም የሆነ አደገኛ ያልሆነ ነገር መጥፎ እንላለን ማለትም ለእኛ አደገኛ የሆነ ነገር እና ከእኛ ጉዳት የሚያደርሱ ነገሮችን መጥፎ ናቸው እንላለን እናም ሰዎች ከመጥፎ ነገሮች መራቅ አለባቸው ማለት ነው። ለምሳሌ ከመጥፎ ሰዎች መራቅ አለብን መጥፎ ሰዎች ማለት እኛን ሊጎዱን የሚችሉና የተለያዩ ተንኮል ተንኮል ሊሰሩ የሚችሉና እኛ የተለያየ አይነት ችግር ውስጥ እንዲገባ እንዲገባ የሚያደርጉን ሰዎች መጥፎ ሰዎች ይባላሉ እናም ከመጥፎ ሰዎችም መራቅ አለብን ማለት ነው። እንዲሁም መጥፎ ከሆኑ ነገሮች ሁሉን ሁሌም ራሳችንን መጠበቅ እና መንከባከብ አለብን ማለት ነው። እናም መጥፎ ነገሮች እኛን ሊጎዱን እንደሚችሉ የታወቀ ነው። ስለዚህ ሁሌም ከመጥፎ ነገሮች ራሳችንን በመጠበቅ ጤናችንን እና ራሳችንን ከመጥፎ ነገር መጠበቅ አለብን።

እወድሃለሁ እወድሃለሁ እወድዋለሁ የሚለው ቃል አብዛኛውን ጊዜ የምንጠቀመው ፍቅራችንና መውደዳችን ለመግለጽ ሲሆን የተለያዩ ሰዎችን እወዳለሁ ልንል እንችላለን። ለምሳሌ ቤተሰብ ቤትህ የቤተሰብ አባሎቻችን እንደዛ እንችላለን። አባታችንን ወይንም ወንድማችንን ምን ያህል እንደምንወደው ልንገልጽ እንችላለን ማለት ነው። ከዚህም በተጨማሪ ጓደኛችንንም እወዳለሁ ልንል እንችላለን። ያንን ሰው ምን ያህል እንደምንወደውና እንደምናፈቅረው የምንገልጽበት ቃል ነው። እናም አብዛኛውን ጊዜ ፍቅረኛሞች ይህንን ቃል ይጠቀምብታል ማለት ነው። ፍቅራቸውን ለመግለጽ እና ምን ያህል እንደሚዋደዱ ለመግለጽ የሚጠቀሙት ቃል ነው። ይሄ ቃል አንደኛ በሰወቺ መካከል ግንኙነት እንዲጠብቅና ርስበርስ ምንያህል እንደሚዋደዱ የምገልፅቃል ነው። እና አብዛኛውን ጊዜ ፍቅረኛሞቺ ይሄንንቃል ይጠቀሙታል። አብዛኛውን ግዘማለትነው ይህንን ቃል እንደምንጠቀሙ ምን ያህል ያንን ሰው እንደምንወደው እና ለዛ ሰው ምን ያህል ዋጋ እንዳለው ለማሳወቅ ይሄን ቃል እንጠቀማለን ማለት ነው። እና አብዛኛውን ጊዜ ሰዎች ይሄንን ቃል ይጠቀሙታል። ይሄንን ቃል ቀልብ በመጠቀም ምን ያህል እነሱ ዋጋ ያለው ሰው እንደሆነ እና ምን ያህል በእነሱ ቦታ ያለው ስሙን በዚህ ይህንን ቃል በመጠቀም መግለጽ ይቻላል ማለት ነው። እናም ይቅር በጣም ጠቃሚና ወሳኝ ነው። በሰዎች መካከል ያለው ቀረቤታ እንዲጠብቅና ግንኙነታቸው በጣም ትልቅደረጃ እንዲደርስ የምያድርግ ቃል ነው። እናምሰወች ይሄንንቃል መስማት በጣም ያስደስታቸዋል። አብዛኛውን ጊዜ ሰዎች የሚናገሩት ቃል ነው። ማለትም ይሄ ቃል ሰዎች ምን ያህል ለነሱ ያላቸውን ፍቅርና መውደድ የሚገልጹበት ቃል ስለሆነ አብዛኛውን ሰዎች ይህንን ቃል ይጠቀሙታል።